ማህበራዊ ሚዲያ እጠቀማለሁኝ ምክንያቱም እያንዳንዱ ነገር በጣም ብዙ መረጃ ስለሚሰጥ ማህበራዊ ሚዲያ እየተጠቀምኩኝ ነው። የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ ከእነዚህም ውስጥ ፌስቡክ ቲክቶክ ዩቲዩብ ቴሌግራም እና የመሳሰሉትን ማህበራዊ ሚዲያዎች እጠቀማለሁ።

ቀዝቃዛ የአየር ሁኔታ በጣም ነው የምወደው። ብዙ ጊዜም ቀዝቀዝ ያሉ ቦታዎች ላይ መቀመጥ ይመቸኛል። ፀሀይ ብዙ ጊዜ አልወድም። እንደ አጠቃላይ ሙቀት የሚባል ወይም ሞቃታማ የሚባል አከባቢያዊ የአየር ሁኔታ ላይ መቀመጥ ብዙ ጊዜ አይመቸኝም

በቀን ውስጥ የምልከው ኢሜል እንደ ሁኔታው ይወሰናል ምናልባትም አንድ ጊዜም የማልክበት ቀንም ይኖራል። በብዛት ለስራ ጉዳይ ሲሆን ኢሜሎችን እጠቀማለሁኝ ከማህበራዊ ሚዲያ ቀጥሮ ማለት ነው። ስለዚህ እያንዳንዱን የምልከው ኢሜል እንደ ሁኔታው የሚወሰን ነው።

በበበድን መስራት እወዳለሁኝ። ብዙ ጊዜም በቡድን የመስራት እድሉ ገጥሞኝ ያውቃል። በቡድን በምሰራበት ጊዜ ውጤታማ የመሆን እድሉ በጣም ሰፊ ነው። ውጤታማ ያደርጋል ብዬም አምናለሁኝ። ስለዚህ በቡድን መስራት እንደ አጠቃላይ እወዳለሁ።

የስራ ልብስ እለብሳለሁኝ ብዙ ጊዜ ለስራ የሚሆኑ ልብሶችን እለብሳለሁ እንደ ስራው አይነት እንደ ስራው አዋይነት የሚወሰን ነው። በተለያየ የስራ አጋጣሚ የተለያዩ ልብሶችንን እለብሳለሁ። ለስራው ተስማሚ የሚሆኑ የስራ ልብሶችን እለብሳለሁኝ።

ብዙ ጊዜ የቤት ውስጥ መሆን ይመቸኛል ቤት ውስጥ የተሻለ ነጻነት አለው ብዬ ስለማመን ቤቴ ውስጥ የተሻለ ምቾት ይሰማኛል እና ቤቴ መቀመጥን እመርጣለሁኝ። ውጪ ላይ ስሆን ምናልባትም ድምጽ በጣም አልወድም። ድምጽ ይረበሸኛል እና የተለያዩ ድምጾች ስለሚኖሩ ቤት ውስጥ መቀመጥ የተሻለ ምቾት ይሰጠኛል። ለእኔ

በአንድ ጊዜ የተለያዩ ስራዎችን ልሰራ እችላለሁኝ ብዙ ጊዜም አስተናግዳለሁኝ ብዙ ስራዎችን በአንድ ጊዜ አስተናግዳለሁ። ለምሳሌ ስልክ እያወራሁ ሌላ ነገር ልሰራ እችላለሁኝ ምግብ እየበላሁ ሌላ ነገሮችን ልሰራ እችላለሁኝ። ኮምፒውተር ላይ እየጻፉኩኝ ደንበኛ የማስተናገድ እድሉም አለኝ።

መዝገቦችን አስቀምጣለሁኝ በተለያየ ሁኔታ የተለያዩ መዝገቦችን የማስቀመጥ ልምዱ አለኝ ምክንያቱም የሆነ ቀን ይጠቅማሉ ብዬ አስባለሁኝ። እና እነዛን መዝገቦች በተቻለኝ መጠን ጥሩ ወደ ሆነና ምቹ በሆነ ቦታ ላይ የማስቀመጥ ልምዱ አለኝ። ብዙ ጊዜ እነዚህ አይነት ነገሮችን አስቀምጣለሁ

የምወደው እንሰሳ ውሻ ነው። እንግዲህ ውሻ በጣም ነው የምወደው ምክንያቱም ታማኝ ናቸው ብዙ ጊዜ ውሻዎች ታማኝ ናቸው። እና እንደ ጥበቃነትም ስለምንጠቀምባቸው ውሻ በዋናነት እወዳለሁ። ብዙ ጊዜ እንዲኖረኝ የምፈልገውም ከቤቴ ውሻ ነው።

ቅጽል ስም አለኝ ግን በጣም ረጅም ጊዜ ሆኗል ተጠቅሜበት አላውቅም ማለትም። በቅጽል ስሜ ሲጠሩኝ የነበሩ ጓደኞቼ ከተለየዋቸው በጣም ረጅም ጊዜ ሆኗል። ስለዚህ ስሙን እየተጠቀምኩበት አይደለም ማለት ይቻላል። አሁን ላይ እንጂ በፊት ላይ እንደነበረኝ አስታውሳለሁ።

እንቀጥር ሰዓት የምመገበው ብዙ ጊዜ እንጀራ ነው ምክንያቱም ብዙን ጊዜ ለምሳ የምንመገበው ምግብ መደበኛ ምግባችን እንጀራ በመሆኑ የቀጥር ሰዓት ምግቤም በተመሳሳይ መልኩ የሚሆነው እንጀራ ነው ማለት ነው። አልፎ አልፎ የተለዩ ምግቦችን ልመገብ ይችል ይሆናል

ብዙ ጊዜ ዜናዎችን የማገኘው ከማህበራዊ ሚዲያ ነው። ምክንያቱም እነዚህ ማህበራዊ ሚዲያ አንኳራ አንኳር የሆኑ ጉዳዮችን አጠር አጠር ባለ መልኩ የምናገኝበት ሰፊ ቦታ ስለሆነ የተለያዩ ማህበራዊ ሚዲያዎችን ስለምጠቀም ብዙ ዜናዎችን የማገኘው ከዛ ነው።

እንግዲህ ወደ ገበያ የምሄደው ምናልባትም በሳምንት ሁለቴ እና እንደዛ አካባቢ ሊሆን ይችላል። ብዙ ጊዜ ግን ቅዳሜ ቀን ነው። ወደ ገበያ የምሄደው ምክንያቱም በዋናነት የገበያ ቀን ተብሎ የሚታሰበው እና ብዙ ግብይት የሚካሄድበት ቀን የቅዳሜ ቀን ስለሆነ ብዙም ጊዜ ወደ ገበያ የሚሄደው ቅዳሜ ቀን ነው

አዲስ አመትን እንግዲህ ከቤተሰቦቼ ጋር በመሆን ነው የማሳልፈው ብዙ ጊዜ። አዲስ አመት ሲሆን ከቤተሰቦቻችን ጋር የመሰበሰብ ልማዱ አለን እና አዲስ አመቶችን። በእነዛ አይነት መልኩ ነው ያከበርናቸው አዳዲስ እቅዶችን እናወጣለን እና ተሳስበን ነው ከቤተሰቦቻችን ጋር የምናከብራቸው።

ጥፍሬን አዎ በደንብ ነው የምቆርጠው በተደጋጋሚ ጥፍር ያው ያድጋል ይታወቃል። ስለዚህ በተገቢው ሰዓት እቆርጣለሁ ብዬ አስባለሁ። አንዳንዴ ምናልባትም የተመቻቸው ሁኔታ ውስጥ ካልሆንክ የመዝለል የማሳለፍ ሁኔታ ሊኖር ይችላል። ብዙ ጊዜ ግን እቆርጣለሁኝ።

የምትጠቀመው አንድሮይድ ስልክ ነው። በዚህ የአንድሮይድ ስልክ እንግዲህ ብዙ ነገር ይሰራል። እንግዲህ የስልኩን ብራንድ ለመናገር ያክል ኢንፊኒክስ የሚባል የአንድሮይድ ስልክ ነው። እየተጠቀመኩ ያለሁትኝ እና በዚህ ስልክም ደስተኛ ነኝ። አሁን

ብዙ ጊዜ ስሜቴ በፊቴ ላይ ይታያል ስሜቴን በፊቴ አሳያለሁ። ምክንያቱም ብዙ ጊዜ መደበቅ የማልችል አይነት ሰው ስለሆንኩኝ ስሜቴ በፊቴ ላይ ይነበባል። ምላሽም ብዙ ጊዜ የምሰጠው በፊቴ ገጽታ ነው። ስለዚህ ስሜቴን ብዙ ጊዜ አሳያለሁ ማለት ነው።

እንግዲህ በዚህ ስራ የሰራሁትኝ ከአንድ አመት ያነሰ ጊዜ ነው ወደዚህ ስራ የገባሁትኝ በጣም አጭር በአጭር ጊዜ ውስጥ ነው። አንድ አመት እንኳን አልሞላኝም ስለዚህ በጣም ልምድ ያለኝ ስራ ሰራተኛ ነኝ ብዬ አላምንም። አሁን በያዝኩት ስራ

ሰዎችንን በተለያየ ሁኔታ ላስተዋውቅ እችላለሁኝ። ከእነዚህም አንዱ ቤት በመጥራት ሰዎችን ላገናኝ ወይም ላስተዋውቃቸው እችላለሁኝ የሚተዋወቁበት ነገር ወይም ምክንያት ሲኖር ጠርቼ ብዙ ጊዜ አገናኛቸዋለሁ ማለት ነው

በትምህርት ቤት ቆይታዬ የምወደው ትምህርት ባዮሎጂ ነበረ ወይም ስነ ህይወት የሚባል ትምህርት ነው የምወደው ምክንያቱም ብዙ ነገሩ የሚያወራው ከህይወት ስላላቸው ነገሮች ነው። እኔ ደግሞ ብዙን ጊዜ ህይወት ስላላቸው ነገሮችን ማጥናት እና ማወቅ እፈልግ ነበር

ብዙ ጊዜ የምጠቀመው ደረቅ ሳሞናዎችን ነው። ለልብስም ሆነ ለገላዬ የምጠቀማቸው ደረቅ የሚባሉ ሳሙናዎችን አይነት ነው። ፈሳሽ ሳሞና በቅርቡ መጠቀም ጀምሬያለሁ። ውጤቱ ግን ያን ያክል አርኪ ሆኖ አላገኘሁትም እና ወደ ደረቅ ሳሙና መመለስ መስሎ ይሰማኛል

በእግር ረጅም የሚባል ርቀት መሄድ እችላለሁኝ ለዚህም ልምድ አካብቻለሁ ምክንያቱም በተለያየ ጊዜ በእግሬ የመሄድ አጋጣሚው ገጥሞኝ ስለሚያውቅ ረዘም ያለ ልምድ አለኝ ብዬ አስባሁ። እና ረዘም ያለ ርቀት በእግሬ መሄድ እችላለሁ።

ከስራ ሰዓት በኋላ አልፎ አልፎ እሰራለሁኝ የተለያዩ ስራዎችን እሰራለሁ። ምክንያቱም ስራው የማያልቅበት አጋጣሚ ካለ ዘግይቼ ልሰራ እችላለሁኝ። በዚህም ስራውን መጨረስ በሚጠበቅብኝ ሰዓት ጨርሼ ለማስረከብ እንዲመቸኝ ነው

በመስመር ላይ በቀጥታ ተምሬ አላውቅም አጫጭር ስልጠናዎችን አልፎ አልፎ እወስዳለሁ። ወጥ የሆነ ትምህርት ግን እስካሁን ተምሬ አላውቅም በመስመር ላይ ማለት ነው። ምክንያቱም እንደዚህ አይነት ልምዱም ብዙ ጊዜ የለኝም።

ስራዬን በጣም ነው የምወደው እየሰራሁ ያለሁትም ወድጄውና ተመችቶኝ ነው። ምክንያቱም የምፈልገው እንደዚህ አይነት ስራ ነበረ አግኝቼው ወድጄው እየሰራሁት ያለ ስራ ነው በዚህም በጣም ደስተኛ ነኝ። ምክንያቱም ስፍልገው የነበረም እንደዚህ አይነት ስራ ስለሆነ

ልዩ ችሎታዬ እንግዲህ የኔ አንድ ልዩ ችሎታ አለኝ ብዬ አምናለሁ ለዚህም ይሄም ምንድነው ድምጽ ነው? ድምጽ የተለያየ ሙዚቃ መዝፈን እችላለሁኝ። ሞክሬውም ያለኝ ነገር ይሄ ነው ድምጽ የድምጽ ችሎታ አለኝ ብዬ ነው የማምነው

በመስመር ላይ የተወሰነ ጊዜ የመግዛት እድሉ ገጥሞኝ ነበረ ምክንያቱም በዛን ጊዜ አስገዳጅ ሁኔታ ላይ ነበርኩኝ በሌላ መልኩ የምገዛበት አጋጣሚ ስላልነበረ ማለት ነው። ብዙ ጊዜ ግን መስመር ላይ ገዢ ነኝ ብዬ አላምንም። ምክንያቱም ተጠቅሜው ብዙ አላውቅም

መብረቅ በጣም ነው የምፈራው። ከድምፁ ጀምሮ ብርሃኑ በራሱ በጣም ነው የሚያስፈራኝ። ስለዚህ እንደ አጠቃላይ መብረቅ እፈራለሁ ብዬ ነው መደምደም የምችለው። ምክንያቱም በተለያየ ጊዜ መብረቅ ገዳይ እንደሆነ አይቻለሁ። የምፈራውም ለዛ ነው

የምወደው ቀለም አረንጓዴ ነው። አረንጓዴ ቀለም ከሌላው ቀለም አብልጬ በጣም እወዳለሁ። ምክንያቱም ተፈጥሮ ጋር የተያያዘ ስለሆነ አረንጓዴ ነገር ለምለምነው ብዬ አስባለሁኝ እና ከልምላሜ ጋር የተያያዘ ስለሆነ አረንጓዴ ቀለም በጣም እወዳለሁ።

ውሳኔ መስጠት አልችልም ብዬ ራሴን መግለጽ እችላለሁኝ። በተለያየ ጊዜ የምቸገርበት ነገር ቢኖር ውሳኔ መስጠት ላይ ነው። እንግዲህ የብዙ አይነት ውሳኔ ሊያሰጡ የሚችሉ ጉዳዮች ይገጥማሉ በዛን ጊዜ ውሳኔ የመስጠት ድክመቴን አይቼዋለሁኝ።

የይለፍ ቃሌን እጠብቃለሁኝ ምክንያቱም በይለፍ ቃሌ ምክንያት ሌላ ችግር እንዲደርስብኝ አልፈልግም። በየነመረብ አጭባርባሪዎች ብዙ ጊዜ የይለፍ ቃልን በመጥለፍ። የተለያዩ አካዉንቶችን ሲጠልፉና ሲያጭበረብሩ ስለሚውሉ ለዚህም እጠብቃለሁ።

በልጅነቴ የተለያዩ ጨዋታዎችን እጫወት ነበረ ከእነዚህም መካከል በጣም የምወደው ጨዋታ የእግር ኳስ ነው። በልጅነቴ እግር ኳስ በጣም እጫወት ነበረ በጣም የምወደው ጨዋታም እግር ኳስ ነው ማለት ነው። አሁንም ድረስ እግር ኳስ እጫወታለሁ

በጧት ብዙ ጊዜ የማደርገው ተግባር ምንድነው? ቁርስ እሰራለሁ ቁርስ እበላለሁ ከዛ በፊት ግን በጧት ተ ከመኝታዬ እንደተነሳሁ አልጋ ማዘጋጀት የመጀመሪያ ስራዬ ነው የሚሆነው ከዛ ቀጥሎ ምግብ አዘጋጅቼ ቁርሴን እበላለሁኝ ወደ ስራ ከመሄዴ በፊት ያለው የጠዋት ተግባሬ ይሄ ነው።

በባህላችን ሰርግ በተለያየ መልኩ ይከናወናል ከእነዚህም ውስጥ አንዱ ባልየው ወደ ሚስቲቱ ቤት በመሄድ ለሚስቲቱ ቀለበት አድርጎላት ይዟት ይመጣና የተለያየ መርሃ ግብር ደግሞ ከባልየው ቤት ይካሄዳል። በዚህ ሁኔታ ነው የሚከናወነው

ስነ ጥበብ በጣም እወዳለሁኝ። እንግዲህ ስነ ጥበብ ብዙ አይነት መግለጫ ያለው አንዱ የጥበብ ዘዴ ነው። ስሜትን ማንጸባረቂያ ስሜትን መግለጫ ዋና ዘዴ ስለሆነ ጥበብን በጣም እወዳለሁኝ እኔ

ብስክሌት እጋልባለሁኝ አዎ በተለያየ ጊዜ ብስክሌት የመንዳት አጋጣሚው ገጥሙኝ ያውቃል በዚህም ምክንያት ብስክሌት እጋልባለሁኝ። ብዙ ጊዜ የመንዳት ሁኔታም ነበረ። በጣም የምወደው አንድ የስፖርትም ዘርፍ ነው። እንደ ትራንስፖርትም ብዙ ጊዜ ብስክሌት እጠቀማለሁ

ከደንበኞች ጋር እሰራለሁኝ በተደጋጋሚ ከደንበኞች ጋር የመስራት ሁኔታ አለ። ምክንያቱም ከእነሱ ጋር አግባብ ባለው መልኩ ካልሰራ ውጤታማ የመሆን እድል ዝቅተኛ ነው የሚሆነው። ስለዚህ ከእነሱ ጋር እነጋገራለሁ ስላለው ነገር በሙሉ ከእነሱ ጋር እወያያለሁ።

ቅመማ ቅመም የበዛበት ምግብ በጣም እወዳለሁ ምክንያቱም ጣዕሙ ጥሩ ስለሚሆን የተለያዩ ቅመማ ቅመሞች የገቡበት ምግብ ጥሩ የሚባል ጣዕም እንደሚኖረው ይታወቃል። በዛ ምክንያት ቅመማ ቅመሞች ያሉትን ምግብ በጣም ነው የምወደው።